የስራ ጊዜ ገደብ አለኝ። ጠዋት ከጠዋቱ ሁለት ሰዓት ተኩል ስራ እገባለሁ። ከዛም ለሻይ እረፍት አራት ሰዓት እወጣለሁ። ሻይ ጠጥቼ ተመልሼ እገባለሁ። ምሳ ሰዓት ስድስት ሰዓት ተኩል እወጣለሁ። ምሳ ካፍቴሪያ እበላለሁ። ከዚያም ትኩስ ነገር ሻይ ወይም ቡና ተጠቅሜ ሰባት ተኩል ወደ ስራ እገባለሁ። ማታ አስራ አንድ ተኩል ከስራ እወጣለሁ።

የእለት ምሳ ጊዜ መጣ ከቢሮ እወጣለሁ። አንዳንድ ጊዜ በካፍቴሪያ እበላለሁ። ዛሬ ከቤት አምጥቼ ነው እናቴ እንጀራና ወጥ ፈጥራለች የማይክሮዌቭ አሞቃለሁ በወደዳው ቦታ ተቀምጫለሁ ባልደረቦቼ አብረው እንበላለን፣ ስለተለያዩ ነገሮች እነጋገራለን፣ አንዳንዶች ስላጋጠማቸው ነገሮች ይዘክራሉ፣ ሌሎች ለቀልዶች ይነግራሉ፣ ይህ የእረፍት ጊዜ ነው። ሰዓት አንድ ስላልባት ከዚያ ወደ ስራ እንመለሳለን። የምሳ ጊዜ አስፈላጊ እረፍት ነው።